አዎ ስራዎችን በቅደም ተከተል ነው አስቀምጬ የምሰራው። ከትንሽ ወደ ትልቅ ማለት ነው። ቀለል ቀለል ያሉ ስራዎችን ጀምሬ ወደ ከበድ ያሉ ስራዎች አልፋለሁ። እና ስራዎችን በቅደም ተከተል ነው ምሰራው።

በጣም የምወደው ሽታ ምንድነው? ያ ሽቶ አሉ ራሱን የቻሉ ሽቶዎች አሉ። እነዛን ሽቶወች በጣም ነው የምወዳቸው እና የአትክልት ጠረን በአትክልት ቦታና ነፋሻማ የሆኑ አካባቢ እንትኖች የሚወጡ ሽታዎች ይመቹኛል ማለት ነው።

አዎ ጫጫታ እንትን የሚልበት ቦታ ብዙን ጊዜ እገኛለሁኝ። ግን ደግሞ ጫጫታ በጣም እንትን የሚበዛበት ቦታ የምገኘው ለምንድነው ግዴታ የስራ ሁኔታ ምናምን ከሆነ ለምን እዛ እገኛለሁ። ደግሞ የኔ የምሰራበት ቦታ እንደዚህ አይነት ቦታዎች ለመገኘት ቅርብ የሆነ ነገር ስለሆነ ብዙን ጊዜ

አዎ ፀሀይ ስትጠልቅ እንደዚህ በስሜትም ምስጥ ብዬ ማየት እወዳለሁ። በጣም ደስ ይለኛል እና የፀሀይ ጨረሮችን በአንድ ላይ እንደዚህ ብትንትን ሲል ማየት በጣም ያስደስተኛል። እና ደስ እያለኝ ፀሀይዋም ትገባለች ማለት ነው። በጣም ነው የሚያስደስተኝ የፀሀይ ስትጠልቅ ማየት።

በዚህ ቅዳሜና እሁድ የተለያዩ ስራዎችን እሰራለሁ ምክንያቱም የእረፍት ታይም ነው አንደኛ ምንድነው ማደርገው እረፍት ነው ረፍት ነው የምወስደው የተለያዩ ቦታዎች እንቀሳቀሳለሁ ከዛ በኋላ ከዚያ በኋላ የቆሸሹ ምናምን ልብሶቼን አጥባለሁ ከዛ አጥባለሁ ማለት ነው።

አዎ እኔ ብዙ ትራሶችን እጠቀማለሁ። ያለ ትራስ እንቅልፍ አይወስደኝም። እኔ ብዙን ጊዜ የምጠቀማቸው ሁለት ትራሶችን ነው የምጠቀመው። አንዱን አንዱን ባደርግ በጣም ይዘቀዝቀኛል አንገቴን ስለሚያመኝ ሁለት ትራሶች እጠቀማለሁ። ሁለቱን ሳደርገው ግን በደንብ እንቅልፌን እተኛለሁ ማለት ነው። አልጋዬ ላይ ሁለት ትራሶችን ነው የምጠቀመው።

በስራ ጊዜ ብዙ ጥሪዎችን አደርጋለሁ የኔ ስራ የሚሰራው እዛ በድርጅቱ ውስጥ በመደዋወል ነው። ብዙን ጊዜ አደዋወላለሁ። የሚደወሉ ስልኮችን እያነሳሁ ለሚያስፈልገው ሰው እንደዚህ አይነት አገልግሎት እየሰጠሁ ነው። ስራ የምሰራው ብዙ ስልኮችን። ጥሪ አደርጋለሁ ከብዙ ሰዎች ጋር አወራለሁ ማለት ነው።

አዎ ኖርማል ሳሎን ላይ ምንጣፎች ላይ እቀመጣለሁኝ እና ደግሞ ምንድነው በማንኛውም ታይም የሆነ ቦታ ያገኘሁበት ቦታ ስቀመጥ የሆነ ነገር አንጥፌ ነው እንጂ ኖርማል ልቀመጥም እና በምንጣፍ ላይ እቀመጣለሁ። እንደውም ቤት ላይ ሲደክመኝ ገብቼ ምንጣፍ ላይ አረፍ ብዬ ጊዜ አሳልፋለሁ ማለት ነው። በደንብ እቀመጣለሁ ምንጣፍ ላይ ደስ እያለኝ ነው የምቀመጠው። ደግሞ

የተበላሽ ነገር በስርዓት ማስተካከል እችላለሁኝ። ይሄን አሁን ከተለያየ አይነት ነገር ማየት እንችላለን። የተዘረከረኩ እቃዎች ካሉ እነሱን በስርዓት አዘጋጅቼ ወይም ደግሞ አዘጋጃለሁ ወይም ደግሞ የተበላሹ እቃዎችን ሊኖሩ ይችላሉ። እስቶቦች ምናምን እነሱን በስራዓት ታስተካክላለህ፤ ማስተካከል እችላለው።

በቀን በቀን ውስጥ ያው ብዙ ውሃ አልጠጣም እኔ ግን ደግሞ ቢያንስ እስከ አንድ ነጥብ አምስት ሊትር አንድ ነጥብ አምስት ሊትር ማለት ነው ያን ያህል ውሃ እጠጣለሁ ማለት ነው። በዚህ ልክ ነው ውሃ የምጠጣው። በቀን ያው ስለሚያስፈልግ ለተለያዩ የሰውነት ክፍሎቻችን ውሃ ስለሚያስፈልግ ቢያንስ በቀን ውስጥ አንድ ነጥብ አምስት ሚሊ ሊትር ውሃ እጠጣለሁ ማለት ነው።

እኔ የተለያዩ ጫማዎችን እንደዚህ ፍላት ጫማዎች አሉ ኤርፎርስ ምናምን የሚባሉ ጫማዎችን በጣም ነው የምወደው። እና ከዛ በተጨማሪ የሰንድል ጫማዎችን ብዙ ጊዜ እጠቀማለሁ እንደውም ከስራ ውጭ ብዙን ጊዜ ሰንደል ጫማዎቹን ነው የምጠቀመው ማለት ነው። በጣም ነው የምወደው ሽፍን ጫማዎች ከተባሉ ግን እነዚህ ኤርፎርስ ናይክ ነገሮችን እጠቀማለሁ። ማለት ነው

አዎ ፀሀይ ስትወጣ እከታተላለሁኝ ፀሀይ ስትገባ እንደምከታተለው ሁሉ ስትወጣ ትከታትየ ፀሀይ ለመሞቅ በጠዋት የጠዋት ፀሀይ በጣም እወዳለሁና የፀሀይ መውጣትን በስርዓት ተከታትዬ አያለሁ ማለት ነው። ደስ እያለኝ ነው። ይሄን ነገር የማደርገው በጣም ስለምወድ ማለት ነው። ተነስቼ አያለሁ

በእግሬ ብዙ መንገዶችን የመሄድ ልምድ የለኝም ከዚህ በፊትም ብዙ ሄጄ አላውቅም እና ለብዙ ጊዜ እንደው ብዙ ሰዓት ሄድኩኝ ከተባለ ለሁለት ሰዓት ያክል ልጓዝ እችላለሁ እንጂ ከዚህ በላይ ልጓዝ አልችልም ማለት ነው። ብዙ ልምድ የለኝም የዚህ ልምድ ስለሌለኝ ብዙ የመጓዝ እንትኑ አይ የለኝም። በእግሬ ተጉዤ አላውቅም ማለት ነው።

እኔ የምወደው ዳቦ እነዚህ እንትኑ ተጠቅልለው የሚሰሩ ሁሉ እነሱ አይነት ዳቦዎች እና ለስለስ ያሉ ብዙ ክብደት የሌላቸው ዳቦዎችን ነው የምወደው። ሱቅ ላይ የሚሸጡት ማለት ነው። ጣፋጭ ዳቦዎችን በጣም እወዳለሁ። በጣም ነው የምጠቀመው እየገዛው ጠዋት ላይ ቀለል

በባህላችን ሰርግ በተለያዩ ሁኔታዎች ይከናወናል። መጀመሪያ ሰርግ ሲከናወን ምንድነው? ሰርጉ ከመሰረጉ በፊት ልጅቱ እና ልጁ ተፈላልገው ጠይቀው ምናምን ከዚያ በኋላ ሽማግሌ ተልኮ ምናምን ነው ሰርጉ የሚደገሰው። ሰርጉ ሲደገስ የተለያዩ የባህል ምግቦች፤ ባህሉን ተከትሎ ምናምን ሰርጉ ይከናወናል ማለት ነው።

አዎ ገመዶችን ብዙ ጊዜ እጠቀማለሁኝ ብዙ ገመዶችን ተጠቅሜያለሁ የማብራት ገመዶች ሊሆኑ ይችላ፣ የጫማ ገመዶች ሊሆኑ ይችላሉ፣ ለከብት ማሰሪያ የሆኑ ገመዶች ይሆናሉ። የውሃ ገመዶች አሉ እነሱ እነሱ ገመዶች ተጠቅሜያለሁ ብዙ ገመዶችን። ተጠቅሜ አውቃለሁ ከዚህ በፊት ማለት ነው እና እጠቀማለሁ በስርዓት

አዎ ቀዝቃዛ የአየር ሁኔታ በተወሰነ መልኩ እወዳለሁ ብዙ ሙቀት አልወድም ብዙ በጣም የቀዘቀዘም አየር አልወድም። እና ሁለቱንም እንትን ያለ ያካተተ አየር በጣም ደስ ይለኛል ና። በዛ ውስጥም በዛ አየር ውስጥ ነው የምኖረው እኔ ማለት ነው

አዎ አዎ። አዎ በአንድ ጊዜ ብዙ ስራዎቼን አስተናግዳለሁኝ ብዙ ስራዎቼን እሰራለሁኝ በስልክ ሊሆን ይችላል በአካልም ሊሆን ይችላል በአንድ ጊዜ ብዙ ስራዎችን እሰራለሁ ማለት ነው። ብዙ ነገሮችን አስተናግዳለሁኝ። ብዙ ሀሳቦች እነሱ በአንድ ጊዜ እመልሳለሁኝ እና ብዙ ነገሮችን በአንድ ጊዜ እሰራለሁ አስተናግዳለሁ ማለት ነው።

አዎ ኮምፒውተርን መጠቀም እችላለሁ በደንብ መጠቀም እችላለሁ። ኮምፒውተር ኮምፒውተር መነካካት ገና ከልጅነቴ ጀምሮ እየነካካሁ ነው ያደኩት። እና መነካካት መጠቀም እችላለሁ።

ወደ ስራ የምሄደው ለስራ የሚያስፈልጉኝን ማቴሪያሎች ይዤ በስርዓት ተዘጋጅቼ ልብሶቼን ቀያይሬ ሁሉን ነገር አድርጌ በቃ አሬንጅ ለስራ የምሄደው ማለት ነው። ወደ ስራ ስሄድ እነዚህ አይነት ነገሮችን አደርጋለሁኝ አዎ

የመጠጥ ውሃን ነው የማገኘው ብዙን ጊዜ ሽኳዎችን ነው ምታቀመው እየገዛው ማለት ነው እየገዛው ነው ምጠቀመው እያስሞላው ራሱ ከፋብሪካው እያስሞላው አመጣለሁ በትላልቅ የውሃ መያዣዎች እና እንደዛ እያደረኩኝ እጠቀማለሁ ማለት ነው የመጠጥ ውሃዎችን ለሌላ ለልብስ ምናምን ግን ከቧንባው ምናምን እጠቀማለሁ።